በትርፍ ጊዜ ማሳለፊያዎችህ ምንድን ናቸው? ለሚለው እንግዲህ በትርፍ ሰዓቴ እኔ ማሳልፍበት የተለያዩ ስራዎች አሉ እነኛን ስራዎች በትርፍ ሰዓቴ የማሳልፍበት ጊዜ ናቸው። ምናልባት በትርፍ ሰዓት የምሰራቸው ስራዎች አንደኛ የኦንላይን ስራዎችን እሰራለሁ። ሁለተኛ ደግሞ ከኦንላይን ስራዎች ባለፈ ከጓደኞቼ ጋር እገናኛለሁ እዝናናለሁ። እንድውም ደግሞ አረንጓዴ በሆኑ ቦታዎች ላይ ሄጄ ቁጭ ብዬ ራሴን በማዳመጥ እንዲሁም ደግሞ ወደፊት ምን ላይ መድረስ አለብኝ የሚሉ እቅዶችን በማውጣት። ብዙ ጊዜ ግን አብዛኛውን ጊዜ ብቻዬን ሆኜ ከራሴ ጋር በመማከር ነው ማሳ